አዎ ባህላዊ ልብስ እለብሳለሁ። ለምን ሁልጊዜም ባህላዊ ልብስ በጣም ደስ ይለኛል። እንደዚህ ባዓል ሲሆን ጥምቀት የተለያዩ አውዳመት ሲሆን ባዓልን ዘመን መለወጫ አመት ባዓል አዲስ አመት ሲሆን እነሱን እለብሳለው። ስለዚህ ብዙ ጊዜ የምጠቀመው እሱን ነው። ስለዚህ በጣም ነው የምወደው። ሁልጊዜም እለብሳለሁ ማለት ይቻላል ስለ በዓል ሲሆን ማለት ነው። ሁል ጊዜ ባላዘወትርም ለበአል ለበአል ሲሆን አዘወትራለሁ። ባህላዊ ልብሶች እንደዚህ ደግሞ አጋጣሚ አንዳንድ ነገሮች። እንደዚህ አጋጣሚ በዓል ወይ ደግሞ የቤተሰብ ፕሮግራም ካለ እሱን እጠቀማለሁ። ስለዚህ ባህላዊ ልብስ ትለብሳለህ ወይ? እለብሳለሁ ያው እለብሳለሁ በደንብ ሁል ጊዜም ባይሆንም አንዳንድ ጊዜ እለብሳለሁ። ልክ ነው።

አወ በጣም ነው የማክብረው ይሀው ዛሬም ላከብር እየወጣሁ ነው። ስለዚህ በጣም በድባብ በደስታ በፍቅር ነው የማሳልፈው። ስለዚህ አወ በደንብ ነው ሃይማኖታዊ ክብር። የማከብረው እዚህ በጣም ነው ደስ የሚለው። ዛሬ ድባቡ ጥምቀት ነው። በጣም ነው ደስ የሚለው በጣም ያምራል በጣም ውብ ነው። በዛ ላይ ዝማሬው ጭፋሮው ተለያዩ የባህል ኩናቶች ዝማሬው ወረቡ። በጣም ነው ደስ የሚለው ሃይማኖታዊ ህግ። ከብር እከብራለሁ። እዚህ በጣም ነው ደስ የሚለኝ እኔም አከብራለሁ ላከብር ልወጣ ነው። ዛሬም ስለዚህ አዎ አከብራለሁ በጣም ነው ደስ የሚለኝ። እኔ ጥምቀትን በልዩ ሁኔታ ነው የምጠብቃት። በአመት በጣም ደስ የሚለኝ በዓል ስለሆነ አከብራለሁ። ስለዚህ ላከብር ልወጣ ነው። በጣም ነው ደስ የሚለኝ በጣም ልዩ በዓል ነው ልዩ ውብ የሆነ በዓል ነው። ለዚህ ለከብር ልወጣ ነው። በደንብ ነው የማከብረው። ስለዚህ ልዩ የጥምቀት በዓል። እንግዲህ መልካም በዓል እያልን የምናከብረው በጣም ደስ የሚል በዓል በጣም ልዩ

የቅርብ ጓደኛዬ እኔ አንደኛ የቅርብ ጓደኛዬ ሮቤል በቄ ሎል ይባላሉ። በጣም ነው የምወዳቸው በጣም እንደተለያየ ነገር ማማከራቸው በፍቅር በጓደኝነት ወደ አስራ ምናምን አመት ኖረናል። ምንም አይነት ከእነሱ ጋር ቅራኒ ውስጥ ገብተን አናቅ በጣም ጥሩ በጣም ደግ የሆኑ ልዩ ልዩ ልዩ ልጆች ናቸው። ጓደኞቼ ሮቤል፣ በቄ ሎል ይባላሉ። በጣም ነው የምወዳቸው፣ በጣም ታማኞች ደጎች እኔን ለማገዝ እኔን ለመርዳት ከእኔ ጋር ሁልጊዜ በችግርም በሀዘኑም በተለያዩ በደስታም ከእነሱ ጋር ነን እግዚአብሔር ይመስገን፣ በጣም ነው ደስ የሚለው፣ ልዩ የሆኑ ጓደኞች አሉኝ። ስለዚህ ያለኝ ጓደኝነት ፍቅር ከነሱ ያለኝ ይሄ ነው። በጣም ነው የምወዳቸው በጣም ነው የሚወዱኝ የሚያከብሩኝ ለበአልም አብዛኛውን ሰዓት ያው ስለምንራራቅ እንጂ ቦታችን በወር ሁለት ወር እንገናኛለን። በሳምንትም ሊሆን ይችላል። ስለዚህ በጣም ስልክ ግን ያው በሶስት ቀን በአራት ቀንም እንደዋወላለን። በጣም ልዩ ናቸው። በጣም በፍቅር

አው የእቃ ቁጥጥር አደርጋለው በደንብ ነው ማደርገው ለምሳሌ የሚሰበሩ ብርጭቆዎች ከወኑ የተለያየ ጉዳት ሚደርስበት እቃ ከወነ እነኛ እቃዎች በጥንቃቄ እንዲያዙ ምናልባት አልባሌ ቦታ እንዳይውሉ ጥቅም ላይ ብቻ እንዲውሉ በደንብ ነው እነሱን የምንከባከበው ቁጥጥር አደርጋለሁ። በምንም ተአምር እነኛ አጉል ነገር ክፉ ክፉ ያደጋ እንዳይደርስባቸው የእቃ ቁጥጥር አደርጋለሁ። ስለዚህ አዎ በትክክል ቁጥጥር ግድ ነው። ለምን ያ ደግሞ ካልሆነ እቃዎቹ ይሰባበራሉ። አደጋ ሊደርስባቸው ይችላል። ይሄ ደግሞ ለእኔም እቃዎቹን ጥሩ ስላልሆነ የእቃ ቁጥጥር ግድ ነው። እዚህ በደንብ ነው የእቃ ቁጥጥር የማደርገው። የእቃ ቁጥጥር ከተደረገባቸው ደግሞ እቃዎቹ በስነ ስርዓት ከተቀመጡ? እነኛ እቃዎች ምን ያደርጋሉ አገልግሎታቸው በደንብ ይረዝማል። አገልግሎት በደንብ ይሰጣሉ ብዙ አመት ያገለግላሉ። ለሰውም ለሀገርም የተለያየ ነገር በደንብ ስለሚያገለግሉ በደንብ ነው ቁጥጥር የማደርገው። ግድ ነው ስለዚህ እቃ ቁጥጥር አድርጋለሁ

አዎ የስራ እድገት እየፈለኩ ነው። አዎ አሻሽላለሁ ለምሳሌ እኔ ከዚህ ከሽንኩርቱ የተለየ መስራት ምንድነው? በኢንቨስት ላይ በግብርና ላይ ለመግባት ነው። እቅዴ ስለዚህ በደንብ ነው እሱን ማሻሻል የምፈልገው። ሁልጊዜም የምመኘው የማቅደው ወደ ተሻለ በግብርና ማትረፉን በደንብ መስራት ነው የምፈልገው ስለዚህ ኢንቨስትመንት ላይ ነው መግባት የምፈልገው። ግድ ነው ማሻሻል እፈልጋለሁ። አዎ በደንብ ነው የማሻሽለው ለማሻሻልም እቅዱ አለኝ። በደንብ ስራ እድገት እየፈለኩ ነው ያው ያለው ጉዳይ ነው። ይሄ ማንም የሚፈልገው ነው። ስለዚህ እኔ ኢንተርፕረነር በጣም ስለሆነ የምወደው። እነኛን ነገሮች ደግሞ ቀን በቀን ነው ፕላን አዘጋጃለሁ እቅድ አወጣለሁ። እንዴት ነው መሰራት ያለበት እንዴት ነው በምን ሰዓት ነው? አትክልትስ መተከል ያለበት እንዴት ብሰራ ነው ውጤታማ የሚሆነው የሚለው። ይህንን በደንብ ነው የማነበው የማጠናው። ፕላንም የማደርገው ስለዚህ ወደዚያ ስገባ ትርፋማና ስኬታማ ለመሆን ግድ ነው። ስለዚህ ያን እያደረኩ ነው ግድ ነው እገባለሁ። ለማሻሻል እሞክራለሁ የስራ እድገት ግድ

አዎ ጥቅም ላይ አውላለሁ የተለያዩ እቃዎች ለምሳሌ አገልግሎታቸው ያለፈ ሊሆን ይችላል ወይ ደግሞ የተለያየ ለምሳሌ ስልክ ሊበላሽ ይሆናል የተለያየ እቃ አገልግሎት ላይ አውላለው ለምሳሌ እቃው ከተበላሸ ያን እቃ እንደምንም ብዬ ጠጋግኘ አገልግሎት ላይ አውለዋለሁ ለምን ይጠቅማል? እንደገና የዱሮ እቃ ከሆነ ደግሞ ያን እቃ አዲስ ከሚገዛው ይልቅ ጥንካሬ ካለው ያን በተለያዩ ነገሮች አድርግና እጠቀማለሁ ግድ ነው። ስለዚህ እጠቀማለሁ አገልግሎት ላይ በደንብ ነው የማውለው ጥቅም ላይ ማዋል አደርጋለሁ። ስለዚህ በደንብ ነው የማውለው ስለዚህ አውላለሁ በደንብ ነው አገልግሎት ላይ የማውለው እጠቀማለሁ አደርጋለሁ እገለገላለሁ። በደንብ ነው የምትጠቀመው ስለዚህ አገልግሎት ላይ ታውላለህ ወይ አዎ? ግድ ነው ስለዚህ የእቃዎችን ደግሞ ሁል ጊዜ የሆነ ነገር ሆኖ ብዬ አልጥለውም። ለምን ስለሚጠቅሙ ማለት ነው። ስለዚህ አገልግሎት ላይ በደንብ ነው የማውለው። በደንብ በደንብ ነው የማውለው ስለዚህ አውላለሁ አዎ አውላለሁ

አዎ ቀዝቃዛ አየር እወዳለሁ። ግን በጣም በረዶ ያልሆነ ነው ቀዝቃዛ ሲባል በጣም በረዶ የሆነ ከሆነ በጣም ይከብደኛል። ስለዚህ ቀዝቃዛ አየር የተወሰነ በጣም በጣም ቀዝቃዛም ሳይባል መካከለኛ የሆነ ቀዝቃዛ አየር እወዳለሁ። ቀዝቃዛ ሲባል በጣም በረዶ በረዶ ከሆነ እሱን አልወድም። ስለዚህ ቀዝቃዛ አየር መካከለኛው ቀዝቀዝ ያለ ለሰዎች የሚስማማ የአየሩ ሁኔታው በጣም መካከለኛው ቀዝቀዝ ያለ ከሆነ በጣም ደስ ይለኛል፤ ይመቸኛል። ለምሳሌ የአዲስ አበባ አሁን ቅዝቅዝ ያለ ነው። ንፋስ አለው በጣም ደስ የሚል አየር ነው። በጣም እንትንም አይጎዳም ቅዝቃዜው ስለዚህ እንደዚህ አይነት ቅዝቃዜ ከሆነ አዎ እጠቀማለሁ እወዳለሁ። ስለዚህ አዎ አዎ ብለው የተሻለ ነው ቅዝቃዜ እወዳለሁ በጣም አሁን ሞቃትም በጣም የሚፋጅም ከሆነ አልወድም። ስለዚህ ቅዝቃዜ ጥሩ ነው፤ እወዳለሁ። ደግሞ ጥሩ ነው ለኔ ለሰውነቴም በጣም ነው የሚስማመኝ በጣም ደስ ይለኛል። ታቀመመው ቀዝቃዛ አየር እወዳለሁ አዎ አዎ ብል ይሻላል።

ማደንዘዝ ሲባል ምንድነው ማደንዘዝ ማለት ማደንዘዝ ጥያቄው አልገባኝም ማደንዘዝ ትወዳለህ ሲባል ምን አይነት ማደንዘዝ ነው? ለምሳሌ እኔ ጥያቄውን ግልጽ ቢሆን ጥሩ ነበር ማደንዘዝ ትወዳለህ ወይ እንደሆነ ሊገባኝ አልቻለም። ስለዚህ ማደንዘዝ የሚለው ስላልገባ ማደንዘዝ ትወዳለህ? አይ አልወድም ብል የተሻለ ነው። ማደንዘዝ የተለያየ ነገር ስያሜ ስላለው ነው ሰዎችን ለአደጋ የሚጋልጥ ሊሆን ይችላል። ወይም ደግሞ ሰዎችን ለክፉ ነገር አሁን የሚጠቀሙበት አሉ አደንዘን ይሄን ያህል ብር ወሰድ ይሄን ያህል እንደዚህ ያደርገው ምናምን ይላሉ። ስለዚህ ተወሰድብንም ሆነብንም ስለሚሉ እኔ አንድዚህ አይነት ማደንዘዝ ሚለውን ነገር እኔ ባልጠቀመው ይሻለኛል። ማደንዘዝ አልወድም። ሰዎችን ትሪት ማድረግ እንዴት መበርታት እንዳለባቸው እንዴት በስራ ውጤታማ እንዳለባቸው። የታመሙም ካሉ እነሱ ሰዎችን ማበረታታት ነው። እንጂ ማደንዘዝ የሚለውን ቃል እኔ በደንብ አልጠቀምም አልጠቀምም ይሻለኛል። ማደንዘዝ እወዳለሁ ስለዚህ አልወድም የሚለውን ነገር ነው እኔ ጋር ሊያስኬድ የሚያስችለው ማደንዘዝ አልወድም

አዎ የስልክ ካሜራ በደንብ እምጠቀመው ለ ስራዬም ለምሳሌ ይሄን ይሄን እቃ እንደዚህ አይነት እቃ ነው ዛሬ የመጣው ዛሬ የገባው እቃ እንደዚህ ይሄ ይሄ ይጎለዋል እንደዚህ ጥሩ ነው ምናምን እሚለውን ነገር በደንብ ስለምጠቀም ካሜራ እጠቀማለሁ ስለዚህ አዎ በደንብ ነው ካሜራ የምጠቀመው። እዚህ አዎ እጠቀማለሁ ካሜራ ቀን በቀን ለምሳሌ ፎቶ ሊሆን ይችላል የተለያዩ ነገሮችን እንደዚህ ትርኢቶች እንዲሆን ይችላል እንደዚህ ለየት ያለ ነገር ካየሁ ካሜራ አስቀራለሁ። ለምን ትውስታ ነው የሚሆነኝ እና ለፎቶ ጋላሪ ልጠቀምባቸው እችላለሁ። እንደዚህ አጋጣሚዎችን ጥሩ ጥሩ አጋጣሚዎች ሲገጥሙኝ በደንብ ነው ያንን እምጠቀመው አዎ እጠቀማለሁ። ስለዚህ የእስር ካሜራ አዎ እጠቀማለሁ ደሞ ካሜራው ጽድት ከሆነልኝ አዎ ለምን በደንብ እምጠቀመው። አዎ ስለዚህ አሁን እሚለውን እና እዛው ካሜራ እጠቀማለሁ በጣም ነው እምወደው። በጣም ነው በጣም ነው ደስ እሚለኝ በጣም ነው። የስልክ ካሜራ እምጠቀም

አዎ እኔ በዚህ ቅዳሜ እና እሁድ የማደርገው ምንድነው? ቅዳሜን ስራ ነኝ እዎ በዚህ ቅዳሜ በስራ ነው የማሳልፈው። ቅዳሜን በጣም ነው የምናፍቃት በስራ መሆን ስለዚህ የማሳልፈው እሁድን ቤተክርስቲያን በመሄድ ሰውን በመጠየቅ። አንዳንድ ነገሮችን ደግሞ በነዳን እንደዚሁ በመርዳት አቅመ ደካማ የሆኑትን። እነሱን በማድረግ ነው። እሁድን የማሳልፈው ቅዳሜው ግን ሁል ጊዜ በስራ ነው። ስራ ነው ቅዳሜ ስራ ነው ሁል ጊዜ። እሁድ ያው ነዳያንን ቤተክርስቲያን በመቸር። ቤተክርስቲያን በመሄድ። እንደዚህ እስር ቤት የታስረ ሰው ካለ መጠየቅ የወለደ ሰው ካለ መጠየቅ። አንዳንድ ነገሮችን ሳከናውን ከቤተሰብ ጋር እንደዚሁ ደግሞ በትርፍ ሰዓት ከቤተሰብ ጋር ጨዋታ። ቤተሰብን አገኛለሁ። እሁድ እሁድን ስለዚህ በዚያ ነው እኔ የማሳልፈው። እሁድን ቅዳሜንም ያው በስራ ስለዚህ በእሱ ነው። ማሳልፍ የሚውለው በጣም ደስ ነው የሚለኝ። ስለዚህ እቅዴ እሱ ነው። ምን ታደርጋለህ እሁድ ቅዳሜ ለሚለው በዚያ ነው እኔ

ልደትን እኔ የማከብረው በተለያዩ ዝግጅቶች ነው። ለምሳሌ ራሴን ሰርፕራይዝ አደርጋለሁ። ኬክ አደርጋለሁ የተለያዩ ነገሮችን እንኳን ለዚህ ቀናት ደረስኩኝ ፌስቡክ ላይ ልፖስት እችላለው። ስለዚህ ልደቴን በዚህ አይነት ሁኔታ ነው የማከብረው። በጣም ደስ ይለኛል ከአመት አመት እንኳን አደረስክ ብዬ ፈጣሪዬን አመሰግናለሁ። መጀመሪያ ቤተክርስቲያን እሄዳለሁ። ከዚያ ስመለስ ስራም ውዬ ከሆነ ማታ ላይ ሻማዬን አበራለሁ። ይሄ ልደቴን አመተውን እጽፍና ያን አደርጋለሁ። በጣም ደስ ይለኛል። አመት ላይ ሲሆን እነኛን ነገሮች አከናውናለሁ በጣም ደስ ይለኛል። ስለዚህ ያን ማደርገው እኔ ለልደቴ በጣም ደስተኛ እና በጣም ደስ የሚለኝ እንደዚህ ደስተኛ ነኝ። ያን ለማድረግ ግን ለማከናወንም በጣም ደስ ይለኛል። አደርጋለሁ ሁልጊዜም ባየው በአመት ያው አመት ልደቴ ሲመጣ

የምወደው አትክልት አትክልት አብዛኞቹን እወዳለሁ ምንም የምጠላው ነገር የለኝም በጣም ግን የምወደው በጣም በጣም የማዳላው አቡካዶ ነው። አሁን ብርቱካን ማንጎ ፓፓያ ሰላጣ እና ያትክልት እዚህ አለች በሙሉ እና ሙዝ እነዚህን ነገሮች በደንብ ነው መጠቀም የምወደው። እዚህ እኔ ያን ያህል አትክልት የምጠላው ነገር የለኝም። ቶሎ አትክልት ሁሉንም ማለት ይቻላል እኔ በጣም ነው የምወዳቸው። በጣም በፍቅር ነው የምወደው ስለዚህ በጣም ነው የሚመቸኝ። በጣም ደስተኛ ነኝ አትክልት ሲባል በጣም ነው የምወደው። አትክልት በጣም በጣም በጣም ነው የምወደው ስለዚህ አትክልት ሁሉንም ማለት ይቻላል እኔ የምጠላው አትክልት የለኝም። ሁሉንም ነው የሚስማማኝ አትክልት በላተኛ ነኝ። ስጋ ከሌሎች ከእንትኖች ከእጽዋት እጽዋቶች ወደ አትክልት ነው የማዘነብ ነው። በጣም ደስተኛ ነኝ በጣም ደስ የሚለኝ አትክልት ነው ሙሉ ጊዜም እጠቀማለሁ ምንም ያን ያህል ደስ

አዎ ወተት ተጠላ አዎ በደንብ ነው የምትጠጣው። ጾም ካልሆነ በስተቀር ንጽህናውን የጠበቀው ነው ወይ ጠይቄ ጥሩ ወተት ከሆነ እጠጣለሁ። ግን ያው ከተማ ላይ ያልን ከፋብሪካ የሆኑ ነገሮች ከሆነ ነው እንጂ አዎ እጠጣለሁ ጾም ሲሆን ብቻ ነው የማልጠቀመው። ብሎ ባር እንደዚህ የውዳድ የጾም ስርውን ብቻ ነው የማልጠቀመው እንጂ አብዛኛውን ሰዓት እንደዚህ በሳምንትም በሁለት በሶስት ቀን እጠቀማለሁ። በጣም ደስ ይለኛል። እንደዚህ የማውቃቸው ጥሩ ወተት ውሃ የማያበዙበት ከሆነ በጣም ደስ ይለኛል። እንደዚህ ማማ እንኳን ብዙም ያን ያህል አይደለሁም የፋብሪካ እርጎ ካልሆነ በስተቀር እነሱን እና አይደለሁም ግን የትኩስ ወተት አፍልቼ በደንብ ንጽህናውን ጠብቄ እጠቀማለሁ። በጥሩ ሁኔታ አድርጌ ምንጠቀመው ስለዚህ እጠቀማለው ብልህ ደስ ይለኛል። ያው ጾም ካልሆነ አርብ ሩዕብ ካልሆነ ከሆነም የፋሲካ ምድር ከሆነ እጠቀማለሁ ደስ ይለኛል ጥሩ ወትት አገኘን አዎ እጠቀማለሁ።

አዎ በቻልኩኝ መጠን እንከባከባለን እሱን ግድ ነው። በቻልኩኝ መጠን ያው ንጽህናም ስለሆነ ሰው ፊትም ለመቅረብ። እነኚህና ነገሮችን ደግሞ ንጽህና ግድ ነው እነዚህ የፀጉሬን ትከባከባለህ አይደለም በደንብ ነው የምንከባከበው። ቅባት ለኔ ሚስማማኝ የቆዳዬ እነሱን ነገሩ ቅባትን ነገሮች እጠቀማለሁ። ግን ያንን ያህል በጣም ብዙ ሰዓት አይደለም ፀጉሬን ግን በደንብ ነው የምንከባከበው። እታጠባለሁ። ለተለያዩ ለሰውነቴ ለፀጉሬ የሚያፋፉ የሚጠቅሙ ቅባቶች ጋር ዱ ደግሞ እነሱን በደንብ ነው የምጠቀመው። ስለዚህ ያው በደንብ ነው ፀጉሩን ፀጉሩን ትወደዋለህ? አዎ ተወደናል እና መንከባከበን በደንብ ነው የምወደው። ለምን ለራሴም ስለሆነ ሰው ፊት ሲቀርቡን ንጽህናም ያው ንጽህና ስለሆነ ከፀጉር እርከን እንደሚጀምረው። እዚህ በደንብ ነው ፀጉሬንም እንከባከበዋለሁ እወደዋለሁ። በጣም በፍቅር ደስ የሚል ፀጉር ነው ያለኝ ስለዚህ አዎ በደንብ ነው የምንከባከበው። ግድ ነው ይሄ ምንም እንትን የማያስብል ነው

አው መጠበቅ ግድ ነው። ለምሳሌ አንዳንድ ሰው ቀጠሮ ሊያስይዝ ይችላል፣ የሆነ እቃም ይዞልኝ እስከሚመጣም ልጠብቅ እችላለው፣ የተለያዩ ነገሮችን እጠብቃለሁ። ስለዚህ ያን ነገር ደግሞ ለመጠበቅ ግዴታ ነው እኔ እጠብቃለው። ለምን? ያን ነገር እስከሚሳካልህ ድረስ ስኬት ሊሆን ይችላል፣ እድገት ሊሆን ይችላል እነኛን ነገሮች ለማከናወን፣ አዎ በደንብ ነው የምጠብቀው። ስለዚህ አዎ መጠበቅ ግድ ነው። እጠብቃለሁ ያኔ ለመጠበቅ ደግሞ ግድ ነው፤ ስለዚህ በደንብ ነው የምጠብቀው። አዎ ስለዚህ እጠብቃለሁ። ለመጠበቅ በጣሙን ታጋሽ ነኝ። እጠብቃለው እወዳለው፣ ትዕግስትም ግድ መለማመድ ግድ ነው። ስለዚህ አዎ እጠብቃለው። አንድ ነገር ለማከናወን ደግሞ እኔ ፈቃደኛ ነኝ ያን ያህል ብዙም እንትን የማይለኝ የማይጎዳኝ በማይጎዳኝ መልኩ ከሆነ፣ እጠብቃለው። በሚጎዳኝ መልኩ ከሆነ ግን፣ ያው በትዕግስት ሊሄድ ይችላል። ስለዚህ በጣም ደስተኛ ነኝ

የቴክኖሎጂ ችግር ሲያጋጥም እነሱን እንዴት አድርጌ ነው መፍታት ያለብኝ የሚለውን ጎግል አደርጋለሁ ከዩቲዩብ ሊሆን ይችላል ከጎግል ሊሆን ይችላል ብራውዘር ሊሆን ይችላል። ቲውተር ፌስቡክ እነኛ ነገሮች እንዴት ማግኘት እንዳለብኝ። በደንብ ነው ቴክኖሎጂ ችግር ውስጥ ሲያጋጥም ለመፍታት የምጥረው። እነኛን ችግሮች እንዴት መቅረፍ አለብኝ እንዴት ነው ማስተናገድ ያለብኝ የሚለውን። በደንብ ነው እነሱን እንትን ሀላፊነት ወስጄ ሰርች የማደርገው ስለዚህ በደንብ ነው። እኔ ቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ የሚለው? ያን ለመፍታት በደንብ ነው ምጥረው። ለምን ለራሴም እድገትም ስለሆነ ለውጥም ስለሆነ። ራሴ ላይ መስራትም ስለሆነ። ያንን በደንብ ነው የማደርገው ስለዚህ ግድ ነው አደርጋለሁ። አዎ አደርግና ያን ነገር ደግሞ ካከናወነ በደንብ ነው የምሰራው። ደስተኛ ነኝ። ያንን ችግር ደግሞ ለመቅረፍ አው በደንብ ነው። እንትን የምሰራው

አዎ እኔ በብዙ ህዝብ መሃል መሆን እችላለሁ ምንም ችግር የለብኝም ደስተኛ ነኝ። ህዝብ በዛም አነሰም ለኔ ችግር የሚያመጣብኝ ነገር አይደለም። ስለዚህ ህዝብ መሃል መሆን እንችላለው ለምን መካከል መሆኑ ደስተኛ ነኝ። ለምን የስራ ባህሪም እሱ ስለሆነ ገበያ መሃል ህዝቡ በጣም ብዙ የሚበዛበት ስለሆነ ያን ነገር ደግሞ እለት በእለት የማደርገው ነገር ነው ለኔ ቀላል ነው። ምንም የሚያስቸግረኝ ነገር የለም። ስለዚህ በጣም ቀላል ቀላል ቀላል ነው። ስለዚህ እኔ ደስተኛ ነኝ። ይህን ለማረግ ምንም የሚያስፈራኝ ነገር የለም በጣም ደስተኛ ነኝ። በጣም በፍቅር ነው የማደርገው። በጣም ደስ ይለኛል። እዚህ ምንም ለኔ ቀላል ነው የሚያስቸግር ነገር የለውም። ሀሳብ ለመግለጽ የሚሆን ለስራም ይሁን ለማንኛውም ነገር ለማከናወን። ህዝብ ላይ ህዝብ መካከል መሆን ለኔ በጣም በጣም ቀላል ቀላል ነው ደስተኛ ነኝ። ይሄን ነገር ደግሞ ሁል ጊዜ የለመድኩት ስለሆነ የሚያስቸግረኝ ነገር አይደለም። ስለዚህ አደርገዋለው ይሆናል ምንም ሚያስቸግር ነገር የለውም ለእኔ

ጉዶ ጣፋጭ ምግብ ምንድነው? ጣፋጭ ምግብ አትክልት ነው። እኔ አቮካዶ ብርቱካን ሙዝ ፓፓያ ማንጎ ቴምር የተለያዩ ነገሮች የአትክልት ነገር ሆኖ በጣም ነው የሚመቸኝ በጣም ነው የምወደው። ስለዚህ እኔ ጣፋጭ የምወድ ጣፋጭ አትክልቶችን ነው በጣም የምወድ አንዳንድ ጊዜ ኬክ እጠቀማለሁ ግን ያን ያህል በጣም ስጣፍት ደግሞ ብዙም አይመቸኝም። ስለዚህ በደንብ እወዳለሁ አትክልት በጣም በጣም ነው የምወደው። አቮካዶ በቀን ሁለቴም ሶስት ጊዜም በቃ ብበላ በጣም ደስ ነው የሚለኝ። ሙዝ ብርቱካን ፓፓያ በጣም ነው። ምወደውም ምጠቀመው ለዚህ እሱን ነው ማደርገው። እኔ ቡርቱካን እነኚህን በደንብ እጠቀማለሁ። ስለዚህ እነሱን ቢአንስ ደስ ይለኛል በጣም የምወደው የማደርገው የምጠቀመውም እሱን ነው። ስለዚህ እለት በእለትም ባይሆን በቃ በሁለት ቀን በሶስት ቀንም እነሱ

ጥላ ወይስ ፀሀይ የሚለው ፀሀይ በጣም ነው አልወድም ጥላ ግን ያው ሳይበዛ በጣም የሚቀዛቀዝ ከሆነ ፀሀይንም አንዳንድ ጊዜ እጠቀማለሁ። ግን በጣም ፀሀይ አልወድም። ጥላ ላይ በጣም እወዳለሁ በጣም የማይቀዘቅዝ ቦታ ላይ ከሆነ ጥላ የሚለው በጣም ለእኔ ይመቸኛል። ጥላ በጣም ነው ደስ የሚለኝ። ጥላ ላይ ፀሀይ ብዙ ጠዋት ላይ ለመሞቅ ቅዝቃዜዎችን ለማስወገድ ቅዝቃዜውን ከላይ ላይ ለማስወገድ ካልሆነ በስተቀር። በደንብ አልጠቀሙም ስለዚህ በደንብ በደንብ እኔ ጥላ የሚለው ዘጠና ፐርሰንት ለአስር ፐርሰንት ፀሀይ ነው የምጠቀመው። ስለዚህ በደንብ እሱን ነው እኔ የማዘወትረው በጥላ ላይ ቢባል የተሻለ ነው። ስለዚህ ጥላ የሚለውን በጣም ለኔ እሱ ነው የሚያዘነብለው። ስለዚህ ጥላ ላይ ነው እኔ በደንብ የምጠቀመው። ስለዚህ ጥላ በጣም ደስ ይለኛል እጠቀማለሁ ጥላ ነው እኔ በደንብ ጥላ ነው የምወደው። ጥላም ላይ ነው ስራ ቦታ የምንሰራ ጥላ ላይ ነው ፀሀይ ያን ያህል።

አዎ ስልጠና እወስዳለሁ በደንብ ነው የምወስደው በደንብ ነው ስልጠና እወስዳለሁ ኢንተርፕረነርሺፕ የ አትክልት ሊሆን ይችላል የግብርና በደንብ ነው ስልጠናም ወስዶ ስልጠና ይጠቅመኛል የምለውም በሙሉ ስልጠና ብቻ የሆነ ካልኩ እወስዳለሁ። ለምሳሌ ስለ ቴክኖሎጂም ሊሆን ይችላል፣ ስለ ስለ ግብርና ሊሆን ይችላል እኔ ብቻ ለኔ ይሆናል የምለውን ስልጠና በደንብ ነው የምወስደው። ስለዚህ ሁልጊዜም ስልጠና በጣም ነው የምወደው ለምን ራስን ለማሻሻል፣ ለማገዝ፣ ውጤታማ ለመሆን፣ እዚያ ስራ ላይ እንዴት ነው ትርፋማና ውጤታማ መሆን የምችለው የሚለውን በደንብ ለማየት እና ለመስራት ስልጠና እወስዳለሁ። ስልጠና ባጋጣሚም ካገኘሁ እንደገናም ከፍዬም ሊሆን ይችላል፣ ኦንላይን ሊሆን ይችላል፣ ባካልም ሊሆን ይችላል። አብዛኛው ኦንላይን ነው ግን አንዳንድ አስቸኳይ ሲሆኑ በተግባር የምፈልጋቸው ካሉ ስልጠና በተግባር እወስዳለሁ። ስለዚህ አዎ ስልጠና በደንብ እወስዳለሁ።

የስራ ቦታ ደህንነት በጣም ደስ ይላል። ግን ያው አንዳንድ ጊዜ የስራ ቦታ ደህንነት ያው ገበያም ስለሆነ ጥበቃ አለው። ግን ይሄን ያህል ራስን መጠበቅ ጥሩ ነው። የስራው ቦታ ደህንነት ጥሩ ነው። እኔ በጣም ደስ ይለኛል። እስካሁንም ደስ ብሎኝ ነው የምሰራበት። ሌሊትም ነው የምንገባው ስለዚህ በደንብ ነው ደስ ብሎን ነው የምንገባው። የምንሰራው በኮንፊደንስ ነው። ሁሉም ሰው ስላለ ብዛ ሰው ስላለ ያን ያህል የሚያስፈራ ነገር የለውም። በጣም ደስ ይላል። ስራ ቦታ እንቅስቃሴ በጣም ጥሩ ነው። በጣም ደስ ይላል። ቦታው ደህንነቱ ቆንጆ ነው። ለኔ በጣም ተመችቶኛል። እንግዲህ እስካሁን ድረስ ምንም ያጋጠመኝ ነገር የለም። ከዚህ ወደዚያም እንግዲህ ደግሞ ደህንነትን እየጠበቁ መስራት ነው። ምንም ያን ያህል የሚያሰጋ ነገር የለውም። በጣም ደስተኛ ነኝ። በጣም ጥሩ በጣም ደስ የሚል ቦታ ነው እየሰራሁ ያለሁት። ለዚያም ደግሞ ደስተኛ ነኝ። እየሰራሁ ነው ያለሁት። ስለዚህ የስራ ቦታ ደህነት ቆንጆ ነው። ቆንጆ ደስ

የስራ ጊዜ እኔ በደንብ ነው የምጠቀመው ከሰኞ እስከ አርብ ስራ ነኝ እስከ ቅዳሜ እሁድ ብቻ ነው እንጃን አንዳንድ ጊዜ ከሌለኝም ማርፈው ከሳምንት ሳምንት ማለት ይቻላል እንጂ እኔ በስራ ጊዜ በደንብ ነው የስራ ጊዜውን እንዴት ነው የምጠቀመው? በደንብ ነው የምጠቀመው በቃ እለት በእለት ስራ ነው ስራ ነው ስራ ነው ስራ ነው ሁል ጊዜ ወደ ስራ ወደ ስራ ወደ ስራ ብቻ ነው እንደዚህ ትርፍ ሰዓት ካለ ደግሞ እንደዚህ ኦንላይኖችን እሰራለሁ። ከዛ ውጪ ምንም የማባክነው ነገር የለኝም። እዚህ ትርፍ ሰዓት ካለኝ እንደዚህ ኦንላይን እሰራለሁ። በመቀጠል ስራ ቦታ ሆኜ ስራዬን በደንብ አከናውናለሁ። ስራዬን ለመስራት ነው እንደ ጊዜው ቅድሚያ የምሰጠው ስለዚህ ከዛ ትርፍ ከሆነ እንትንን ሰአቴን የምጠቀም ከሆንኩ ምን አደርጋለሁ። እንትኔን በሰአቴ ሰአቴን በደንብ እየተጠቀምኩ ትርፍ ካለኝ እንደዚህ አይነት ኦንላይን ስራዎችን ለመስራት አውላለሁ። ጊዜ ምንም ማባክንበት ሰዓት መሆን ምንም የለኝም። ስለዚህ በጣም ደስተኛ ነኝ የስራ ጊዜ እንደዚያ ነው የምጠቀመው ስለዚህ ምንም የምሸራርፈው ነገር የለኝም። ስራ ከስራ ከዛ ከመጣሁ የትምህርት ኦንላይን ካለኝ ወይ ደግሞ ይሄኛውን ካለኝ በደንብ እንደዚህ ነው የማሳልፈው። እኔ የምሰራው ሁልጊዜም እንደዚህ ነው በቃ ሁልጊዜ ኦንላይን ካለ ኦንላይን ኦንላይን ካለ

አዎ የሸክላ እቃዎች አሉ ለምሳሌ ሸክላ ማጨሻ ወጥ መስሪያ ሽሮ የምሰራበት። ስለዚህ የሸክላ እቃዎችን በደንብ ነው የምጠቀመው በጣም ነው የምወዳቸው። በስራም በማንኛውም ነገር ለማከናወን በደንብ የሸክላ እቃዎች በጣም ይመቹኛል። ይሄ ቤትም አሉ። በቃ ሽሮ ሲሰራባቸው የመበላሸት ባህሪ የላቸውም አያበላሹም። እንደገና ጣፋጭነቱም በደንብ ነው የሚሰራው እንደዚህ። እሳትን የማቋቋም ባህሪ ስላላቸው እኔ ከብረት ድስት ሁል ጊዜ ምመርጠው ሸክላን ነው እንደዚህ አሁን ሽሮ። የተለያየ ወጥም እንደዚህ ስጋ ወጥም ሊሆን ይችላል። እነሱን ለመስራት የሸክላዎችን ነው በደንብ የምጠቀመው። እነዚህ በጣም ደስተኛ ነኝ። ያን ለማድረግ ስለዚህ አዎ በደንብ ነው የምጠቀመው። ስለዚህ ሸክላ ድስት ቤት ሸክላ የሚመጣ የውሃ መጠጫ ሊሆን ይችላል። ከውሃ መጠጫዎች አብዛኛው የምጠቀመው እኔ ምንድነው ሸክላ ናችው? እነኚህን በደንብ ነው ሸክላ የምወደው። ሸክላ ግድ ነው ሸክላ እቤት አሉ በጣም ብዙ ናቸው

አዎ በዶቄ መፍጨት ታውቃለህ? አዎ በደንብ ነው ለምሳሌ እ አንዳንድ ጊዜ መብራት ሊሄድ ይችላል። የተለያዩ ነገሮችን ለማከናወን በግድ ነው ዶቄ መፍጨት ያለ ነገር ነው። ስለዚህ ያን ነገር ደግሞ በደንብ ለማደርገው እኔ ለአንዳንድ ጊዜ መብራት ይሄዳል ጠፈጠፉን ሊቀር ይችላል። በዚህ ያን ነገር ማድረግ ያለ ነገር ነው ለዚህ ዶቄ ግድ ነው። ፈጫለሁ እ ፈጭቼ አውቃለሁ። እ የተለያዩ ስራዎችን እንደዚህ መፍጨት ሊሆን ይችላል እ መደቆስ ሊሆን ይችላል። እነኛን ነገሮች በደንብ ነው የማደርገው ስለዚህ በዶቄ እች መፍጨት እችላለሁ። ስለዚህ ምኑም ሚያቅተኝ ነገር የለም። በጣም ቀላል ነው። እ ያን ያህል ሚካበድም ነገር የለውም ምንም ያን ለማድረግ። ስለዚህ በዶቄ ፈጭቼ ማውቀው እ ያን ስራዬን ሰርቼ ማውቀው። ለምሳሌ በገጠር የሚባል ከከተማ ውጪ የሆኑ እነዚህን በደንብ ነው የሚጠቀሙት። እዛ ደግሞ ሲፈጭም ፈጭቼም አውቃለሁ። እ ልጅ ሆኜ ማለት ነው አሁን በስራ ጉዳይ ወደዚህ ስመጣ እዛ በደንብ ነው ፈጭቼ የማውቀው። ቀላል ይሄን ለማድረግ ደግሞ

ማታ እኔ የምመገበው ከሁለት ሰዓት እስከ ሶስት ተኩል በቃ በጣም ከሄደ አራት ሰዓት ግን ሁለት ሰዓት ነው አብዙኛውን ሰዓት ሁለት ሰዓት ሁለት ሰዓት ላይ ነው። የምመገበው በጊዜ ከገባሁ፤ ነገሩ በጊዜ ነው የምገባው ሰአቴንም እስከ አምስት እስከ ስድስት ሰዓት ጥዋት ሌሊት ዘጠኝ ሰዓት ገብቼ ስለምጨርስ ስራዬን በጥዋት ቀን ላይ ስለምመጣ በጊዜ ስለሆነ ቤት ምገባው አና እንደ አስቸኳይ ጉዳይ ገጥሞኝ ካልሆነ ካላመሸሁ በስተቀር ሁለት ሰዓት አንድ ተኩል ነው የምገባው ስለዚህ በዚያ ነው እኔ ሁል ቀን የምጠቀመው ማለት ይቻላል። ምግብም ማንኛውም ነገር ሳዘጋጅም ሲዘጋጅልኝም ሁለት ሰዓት አካባቢ ነው። ሁለት ተኩል እስከ ሶስት ሰዓት በቃ ከዛ ብዙ ሰዓት አልዘልም። ያ አስቸጋሪ ጉዳይ ካልሆነ በስተቀር እሱን ነው እኔ የምጠቀመው በደንብ አድርጌው የማውቀው እሱን ነው። የምጠቀመውም የማደርገውም ቀን በቀንም የማደርገው በሱ ነው። የማከናውነው ስለዚህ አዎ ሁለት ሰዓት እስከ ሶስት ሰዓት

አዎ ሽቶ እጠቀማለሁ ባይበዛም ግን ስጠቀም እላዬ ላይ መርጨት ሳይሆን ማደርገው ምንድነው? ቁም ሳጥኑ ውስጥ እረጨውና። በጣም ጥሩ መዓዛ ሽታ ይኖረዋል ስለዚህ እሱን ብድግ እያደረኩ ልብስ እለብሳለሁ። እንደዚህ ገላዬ ላይ ግን እንደዚህ አስቸኳይ ሆኖ ረስቼ ሳይረጭ ቁም ሳጥን ውስጥ ያለው ልብስ እንደዚህ ካልሆነ በስተቀር እንደዚህ እላዬ ላይ ወዲያው አልረጪም። ለምን? ያው የፋብርካውም ውጤት ስለሆነ እኔ ብዙ ደስ አይለኝም ስለዚሁ ገላዬ ላይ አልረጨውም። ልብሴ ላይ እረጭ እና እዚያ ልብስ ከቁም ሳጥን ውስጥ አውጥቼ ልብስ አድርጌ እሄዳለሁ። ከዛ ውጪ ግን እንደዚህ በላዬ ላይ እንደዚህ መንፋት ምናምን አላደርግም። ለምን? ያው ገላዬን የቆዳ አለርጂክ ነገር ስላለብኝ ያን ያህል በደንብ እሱን አልጠቀመውም። ግን ልብስን እረጭና ልብሴን ውጥት አድርጌ ልብስ አድርጌ እሄዳለሁ። ጥሩ መዓዛ ይኖረዋል እንትኑም ቁም ሳጥኑም ሲከፈት የሚጣፍጥ መዓዛ ይኖረዋል። እና እንደዚያ ነው የምጠቀመው እሱን ነው። ሁል ጊዜ የማደርገው ደስተኛም ነኝ እሱን ነው።